እሺ ያው የተሰጠሁት ርዕስት በተበላሽ የተበላሸን ነገር ማስተካከል ትችላለህ የሚለውን ነው። አዎ እችላለሁ። በሚለው የተለያዩ ነጥቦችን አንስቼ ማውራት እችላለሁ ማለት ነው። ስለዚህ ለምሳሌ ተበላሸ ነገር ከሚለው አንድ ስልክ ሊበላሽ ይችላል። በተለያዩ ምክንያቶች ዳሜጅ ሊሆን ይችላል እና። ይሄ ምንድነው? እንዴት አድርጌ ነው ማስተካከል የምችለው ስልኬን አንደኛ ጥገና ወስጄ እቃውን የተበላሸውን። ኧ አቃያይቢ በማየት ያንን እቃ መቀየር ነው። ሁለተኛ መንገድ ደግሞ የበለጠ ደግሞ ሌላ ወደ ሌላ ጉዳት እንዳይሄድ በጥንቃቄ መያዝ እና ከእነዚህ መንገዶች የተለያየ ኧ በጥንቃቄ መያዝ እና የማስተካከያ መንገዶች አሉ። በእነዚህ ጉዳዮች በሰፊው ማብራሪያ ሴት ነው።